እኔ የተለየ ችሎታዬ ብዬ የማስበው እንግዲህ ነገሮችን ቶሎ የመረዳት እና ቴክኒካል የሆኑ ነገሮችን የመፍታት ልዩ ችሎታ አለ ብዬ አምናለሁኝ ይሄን ነገር በማድረግም እንግዲህ ቤት ውስጥ የሚሰሩ የእያንዳንዱ ነገሮችንም ወይም ደግሞ የሚበላሹ ነገሮችንም በራሴ በኩል ጠግኝ ለመጠቀም ጥረት አደርጋለሁ። ይሄ ክህሎት እንግዲህ ከሌላው በተለየ ያለኝ ክህሎት ብዬ የማስበው ነው። እንግዲህ ይሄንን ነገር ለመጠቀም ደግሞ ጥረት እያደረኩኝ ነው ብዙ ነገሮች ሲበላሹ በራሴ ለመፍታት ወይም ችግሮችን ለመቅረፍ ጥረት አደርጋለሁ። ይሄኛው እንግዲህ ልዩ ችሎታዬ ነው ብዬ አምናለሁ።

ጨው ብዙ አልወድም ምክንያቱም እንግዲህ ይሄ ብዙ ጊዜ ለጨጓሬ ምቾት አይሰጠኝም በዛ ምክንያት እንግዲህ ብዙ ጨው መጠቀም አልፈልግም ማለት ነው። ሌላው ደግሞ ምንድነው? ከኩላሊት ጋር በተያያዘ የራሱ የጎንዮሽ ጉዳት አለው ተብሎ ይገመታል። በሳይንስም የተረጋገጠ ነገር ነው። ስለዚህ ጨው ባበዛውኝ ቁጥር እንደዚህ አይነት ነገር ይከሰትብኛል ብዬ ስለምሰጋ። ምንም አይነት ጨው አልጠቀምም ማለት እችላለሁ። ተጠቀምኩ ከተባለ ራሱ በጣም በመጠኑና በትንሹ ነው የምጠቀመው። በዚህ ደረጃ ነው እንግዲህ የለውም

ከስራ ባልደረባቼ ጋር በጣም ጥሩ የሚባል ግንኙነት ነው ያለኝ እንግዲህ በስራ በኩል የሚኖር መልካም ግንኙነት ለስራው ውጤታማነት የጎለ አስተዋጽኦ እንዳለው ይታወቃል። ስለዚህ በተቻለ መጠን ከስራ ባልደረባቼ ጋር መልካም የሚባል ግንኙነት እንዲኖረኝ ጥረት አደርጋለሁ። ሀሳቦችን እንለዋወጣለን በስራ በኩል በሚገጥሙን ችግሮች ደግሞ የራሳችንን መፍትሄ ለመውሰድ እንዲያግዝን። ውይይቶችን እናደርጋለን ስራችንን በምን መልኩ መስራት እንዳለብን እንወያያለን። እነዚህ እነዚህ ነገሮች እንግዲህ በስራዎች ውጤታማነት ላይ የጉልህ አስተዋጽኦ አላቸው ማለት ነው

ማዕድን እንግዲህ ምንም አይነት ማዕድን አልጠቀምም አሁን ላይ ምንም አይነት ማዕድን እጄ ላይ የለም። እንግዲህ አልፎ አልፎ አንዳንድ ነገሮችን የመጠቀም ሁኔታ ሊኖር ይችላል። ግን አሁን ላይ ምንም አይነት ማዕድን እየተጠቀምኩ አይደለም። ማዕድን ሲባሉ እንግዲህ የእነዚህ የወርቅ የብር የሌሎች የጌጣጌጥ እና መሰል ነገሮችን ያካትታል ማለት ነው። እንግዲህ። ማዕድን ከተባለ ሌላኛው ሊሆን የሚችለው እንግዲህ ጨው ነው ይሄኛው ምድር ላይ የሚገኝ ሌላኛው ማዕድን ነው። ስለዚህ በዚህ በኩል ካየነው እጠቀማለሁ ማለት እችላለሁ ማለት ነው

እንግዲህ በዓላት በጣም ብዙ አይነት በዓላት እንዳሉ ይታወቃል የምናከብራቸው ማለት ነው እንደ ሀገር ሃይማኖታዊ ባህላዊ እና እንዲሁ ሌሎች አይነት በዓላት አሉ ሀገራዊ የሆኑ በዓላትም እንዲሁ ይከበራሉ በእኛ ሀገር ማለት ነው። እንግዲህ ከእነዚህ በዓላት ውስጥ በጣም አብዝቼ የምወደው ዥቅዥዥር ባዓል ነው። ይሄንን ባዓል በልዩ ሁኔታ ነው የማከብረው። እንግዲህ ምክንያቱም የተለየ ሃይማኖታዊ ሚስጥር አለው። ይህንን በዓል መሰረት አድርጌ እንግዲህ የትንሳኤ ባልከው ሌሎች በዓሎች በተለየ መልኩ የምወደውና በልዩ ሁኔታ የማከብረው ባል ነው ማለት ነው

አሁን ላይ እየተጠቀምሁ ያለሁት የህዝብ ማመላለሻ ባስ ነው እንግዲህ ምክንያቱም የግል የሆነ መኪና የለኝም እስኪኖረኝ ድረስ ይህንን መጠቀሜን እቀጥላለሁ ማለት ነው። እንግዲህ በተደጋጋሚ የህዝብ ማመላለሻ አውቶብሶችና ትልልቅ ባሶችን እንግዲህ እየተጠቀምኩ እገኛለሁ ማለት ነው። አሁን ላይ መደበኛ የማህበረሰቡ ግልጋሎት የሚያገኝበትም በእንደዚህ አይነት መልኩ ነው አብዛኛው ማህበረሰብ እንግዲህ የህዝብ ማመላለሻ ተጠቃሚ ነው ብዬ አስባለሁኝ። እንግዲህ ይሄንም የዚሁ ማህበረሰብ አንዱ አካል ነኝ እና እየተጠቀምኩ ያለሁት በዚህ መልኩ ነው

በጣም የምወደው ስፖርት እንግዲህ የብዙ ጊዜ ስፖርት አልወድም እንግዲህ በዋናነት ከሌላው በተለየ እወደዋለሁ ብዬ የማስበው ስፖርት ምንድነው? እግር ኳስ ነው። ሌላኛው ሩጫ ነው ምናልባትም ሩጫ ከሌላው በተለየ ደስ ይለኛል ብዬ አስባለሁኝ። ሩጫ በጣም እወዳለሁኝ እንግዲህ ሯጮች ሲሮጡ የራሳቸውንን ባንዴራ ይዘው ነው ብዙ ጊዜ የሚሮጡት የራሳቸውን ሰንደቅ አለም እያወለበልቡ ነው የሚሮጡት። በዚህ ምክንያት እንግዲህ የተለየ ፍቅር አለኝ ማለት ነው ለሩጫ

የተበላሸ ነገር ማስተካከል እችላለሁኝ እንግዲህ አንዳንድ ነገሮች ቴክኒካሊ በሚገጥሙኝ ቤት ውስጥ በሚገጥሙኝ ነገሮች የተበላሹ ነገሮችን በራሴ ለማስተካከል ጥረት አደርጋለሁ ማለት ነው። ብዙ ጊዜ እንግዲህ በተለይ የኤሌክትሮኒክስ እቃ እንደዚህ አይነት መሳሪያዎች በሚበላሹበት ጊዜ በራሴ ጠግኜ ለመጠቀም ጥረት አደርጋለሁ ማለት ነው። አልፎ አልፎ የተወሰነ ሞዲፊኬሽን ተጠቅሜም ጭምር። በራሴ በኩል ለመስራት ጥረት አደርጋለሁ። ስለዚህ የተበላሹ ነገሮችን ማስተካከል እችላለሁ ብዬ በራሴ መናገር እችላለሁ ማለት ነው

ወደ መናፈሻ ምናልባት እንግዲህ ልሄድ ምችለው በሳምንት አንድ ጊዜ ነው የእረፍት ቀኖችን ተጠቅሜ አልፎ አልፎ ወደ መናፈሻ ለመሄድ ጥረት አደርጋለሁኝ በዚህም እንግዲህ የተለየ ምቾት ይሰማኛል ንጹህ የሆነ አዲስ አየር አገኛለሁኝ ሰዎችን እንዲሁ አገኛለሁ እተዋወቃለሁ እዝናናለው አእምሮዬን እንዲሁ አድሳለው ማለት ነው። ስለዚህ ልሄድ የምችለው ምናልባት በሳምንት አንድ ቀን እና ከዛ ላልበለጠ ጊዜ ውስጥ ነው። እንግዲህ ይሄን በማድረግ ደግሞ መንፈስን ያድሳል የተለየ ጥሩ ስሜት ይፈጥራል ማለት ነው

እንግዲህ ከሁለቱ ሻይ በተለየ መልኩ እወዳለሁኝ ቡናም እጠጣለሁ ግን ከሁለቱ እንግዲህ አብልጬ ወይም አብዝቼ ልመርጠው ምችለው ሻይንን ነው። ብዙ ጊዜ የሚያነቃቃኝ ሻይ ነው ማለት ነው እንግዲህ በተደጋጋሚ ከምግብ በኋላ ሻይ ለመጠጣት ጥረት አደርጋለሁኝ እንግዲህ እንደ ልማድ ሆኗል ማለት ነው ስለዚህ ከሁለቱ እንደ ምርጫ ላስቀምጠው ምችለው ሻይን ነው። የቀጠፎ ወይም የቅመሙ ሁኔታ ለኔ ትልቅ እርካታ ይሰጠኛል በጠጣሁት ጊዜ ምቾት ይሰማኛል ማለት ነው በዚህ ምክንያት ብዙ ጊዜ ልመርጠው ምችለው ሻይ ነው በተደጋጋሚም እንዲሁ እጠጣለሁኝ

ወደ ገበያ እንግዲህ የሚሄደው ብዙ ጊዜ በሳምንት አንድ ጊዜ ላልበለጠ ጊዜ ውስጥ ነው የሚሄደው ማለት ነው። ምናልባት ነገሮችን ሲያስፈልጉኝ ቶሎ ቶሎ ስለምገዛ ወይም ደግሞ በእግረ መንገድ ብዙ ጊዜ ስለምገዛ ስራዬ ብዬ ገበያ የምሄድበት አጋጣሚ በጣም ትንሽ ነው። በዚህ ምክንያት እንግዲህ እኔ ወደ ገበያ እየሄድኩ ያለሁትኝ በጣም ላጠረ ጊዜ ውስጥ ነው ማለት ነው። ለትንሽ ጊዜ ነው። ስራዬ ብዬ ገበያ ልሄድ የምችለው በዚህ ምክንያት እንግዲህ የረጅሙን ጊዜ የምጠቀመው ምንድነው? በእግረ በእግረ መንገድህን ወይም በዛው በሄድኩበት አጋጣሚ ገዝቼ ስመጣ ማለት ነው። ገበያ የሚሄደው ምናልባት በሳምንት አንድ ጊዜ ላልበለጠ ጊዜ ውስጥ ነው

ከልጅነቴ የምዘክረው ነገር ይሄ የትምህርት ቤት ሁኔታዬን ነው የትምህርት ቤት ላይ የነበረኝን ሁኔታ በጣም ነው የማስታውሰው። ልጆች ሆነ የተለያዩ ጨዋታዎችን እንጫወት ነበረ። እንግዲህ በትምህርት ውጤት የሚደረጉ የክበባትና ሌሎች ነገሮች ነበሩ። እነሱ ጋር እነሱ ላይ የነበሩትን ነገሮች በደንብ ነው የማስታውሳቸው ማለት ነው። የተለየ ጓደኞች ነበሩን። ሌላም ነገር እናደርግ ነበረ። ስለዚህ በጊዜው ሀሪፍ የሚባል ነገር ነበረን ስለዚህ ያንን ጊዜ በደንብ ነው የማስታውሰው። ቆንጆ ጊዜ እንደነበረ እናስታውሳለሁ ማለት ነው

የእቃ ቁጥጥር በደንብ አደርጋለሁኝ እንግዲህ በስራ ቦታ እና በሌሎች አካባቢዎች የእቃ ቁጥጥር በጣም አስፈላጊ ነው። እንግዲህ የቁሳቁሶች ለተፈለገላቸው አላማ እንዲወሉ ለማድረግ የእቃና የቁሳቁስ ቁጥጥር ማድረግ በጣም አስፈላጊ ነው። በተገቢ ቦታ ማስቀመጥም እንዲሁ አንደኛው የቁጥጥሩ አካል ነው። ምክንያቱም ለስራ ምቹ ለማድረግ እነዚህን እቃዎች በተደጋጋሚ ከመፈለግ ወይም ጠፍተው ከመፈለግ እንደዚህ አይነት ነገሮችን ቁጥጥር አድርጎ በስርዓት ማስቀመጥ እና የካይዘን ስርዓት መጠቀምም አንደኛው የዚሁ አካል ነው የሚሆነው ማለት ነው።